ልብስ ምን ያህል ጊዜ ታጥባለህ? ለዚህ ጥያቄ አሪፍ መልስ ለመስጠት አስባለሁ እና መልሱንም እንደሚከተለው አቀርባለሁ። ልብስ ብዙ ጊዜ የማጥበው በሳምንት አንድ ቀን ነው እ እሱም እረፍት በምሆንበት ሰዓት ነው ማጥበው ስራ በማይኖረኝ ሰዓት እና ከስራ ከቢሮ በምወጣበት ሰዓት ነው ልብሶችን ብዙ ጊዜ የማጥበው፥ ማጥብበትም ቀን እሁድ ነው። እሁድ አጥበዋለሁ። ማጥብበት መንገድ በማሽን ስለሆነ ያን ያህል አድካሚ አይደለም። የተለያዩ ሳሙናዎች በመጠቀም በማሽን አድርጌ ልብሴን እሁድ እሁድ አጥባለሁ

የትኛው በዓል ትወዳለህ? እኔ በመጀመሪያ አሪፍ ጥያቄና ለዚህ ጥያቄ አሪፍ መልስ እሰጥሀለው ብዬ አስባለው። በመጀመሪያ የምወደው በዓል ጥምቀት ይባላል። ጥምቀት በጣም የምወድበት ምክንያት የተለያዩ ሰዎች ጋር በጋራና በመተሳሰብ በፍቅር የምናከብረው በዓል ነው። እና የኦርቶዶክስ እምነት ተከታይ እንደመሆኔ መጠን ጥምቀት በዓልን በጣም ነው ምወደው። እና ብዙ ቀናትም በበዓሉ ስለሚያልፍ ሀሪፍና ደስ የሚል ጊዜ እናሳልፋለን። እና እኔ የምወደው የበአል አይነት ጥምቀት ነው

መስኮት ክፍት ትተዋለህ? አሪፍ ጥያቄ ነው። ብዙ ጊዜ መስኮት ልከፍት እችላለሁ። ከፍቼም የተለያዩ ንጹህ አየር ወደ ውስጥ እንዲገባ ላደርግ እችላለሁ። እናም በዛ የተለያዩ ሰዎች ይጠቀማሉ። የተለያዩ ሽታዎች ለአፍንጫ የማይሆን ሽታዎች ምናምን። ይወገዳሉ እና የተለያዩ ብርሃኖች ይገባሉ። ግን መስኮት ከፍቼ የምተው አይነት ሰው አይደለሁም። ምክንያቱም መስኮት ከፍተን ከተውን በመስኮቱ የተለያዩ የነፍሳት መርዛማ እንስሳት ገብተው ሊያጠቁን ይችላሉ። እና መስኮት ከፍቼ የምተው አይነት ሰው አይደለሁም።

ወደ ስራ ምን ልብስ ትለብሳለህ? አሪፍ ጥያቄ ነው። እኔ ወደ ስራ ስሄድ የምለብሰው ልብስ መደበኛ ልብስ ነው። እንደማንኛውም ሰው ያው ዘንጬ ሄድና ግን ስራ ቦታ ከገባው በኋላ የምለፍሰው ይለያያል። ከቤቴ ስወጣ የምለፍሳቸው ልብሶች ጂንስ ሸሚዝና እና ጃኬት ናቸው። ወደ ስራ ቦታ ካደረስኩ በኋላ ደግሞ የምለብሳቸው ልብሶች ይለያያሉ። ምክንያቱም ስራዬ ዶክተር ስለሆነ የህክምና አልባሳትን ነው የምለብሰው። እሱም ማስክ ኮፍያ ጓንት እና የተለያየ ጋውኖችን አድርጌ የምሰራው። እና የምለብሰው ልብስ ጋወን ነው

ምን አይነት ሳሙና ትጠቀማለህ? አሪፍ ጥያቄ ነው። እኔ ብዙ ጊዜ የምጠቀመው ሳሙና። ላክስ ይባላል። ይህም የፊት ሳሙና ነው። በጣም ለስላሳ እና አሪፍ ቆዳ እንዲኖረን ነው ያደርጋል። ከተለያዩ ነገሮች ነው የተሰራው። እንደሚናገረው ከሆነ ድርጅቱ ወተትም አለው ይላል የሳሙናው አሰራር። እና ወተት አለው ማለት ደግሞ። ለፊት ጥራት በጣም አሪፍና ቆንጆ እንደሆነ ያመለክታል። እና እኔ የምጠቀመው የሳሙና አይነት ላክስ ሳሙና ነው

ጫጫታ ታገኝበት ትችላለህ አወዘጋቢ ጥያቄ ነው። እና መልሱን እንደሚከተለው እሰጥሀለሁ ጫጫታ ላገኝበት አልችልም። ምክንያቱም አሁን ያለሁበት ቦታ ሀሪፍና ሰላም የሰፈነበት ቦታ ስለሆነ ጫጫታ አገኝበታለሁ ብዬ አላስብም። እና መልሱን እንደዚህ እንደመለስኩልህ ይቀጥላል

ኮፍያ ማድረግ ትወዳለህ በጣም አሪፍ ጥያቂ? አዎ ኮፍያ ማድረግ እወዳለሁ። ኮፍያ በማድረግበት ሰዓት ከተለያዩ ነገሮች ራሴን እደብቃለሁ እሸፋለሁ። አሁን ለምሳሌ ከማውቀው ሰው። ሊጣላኝ የመጣ ሰው ምናምን ኮፍያ በማድረግ ማንነቴን ቀይሬ ማምለጥ እችለው። ሲቀጥል ደግሞ የተለያዩ ፀሀይ ምናምን ፀሀዮችን ለመከላከል ይጠቅማል። ዝናብ ፀሀዮችን ይከላከልናል እና ኮፍያ ማድረግ በጣም ብዙ ጥቅም አለው። በጣም ነው የምወደው።

እንደገና ጥቅም ላይ የማዋል ታደርጋለህ እኔ እንደዚህ አይነት የማረግ ሰው አይደለሁም። ብዙ ጊዜ እንደገና ጥቅሙ ላይ የማዋል የምችል አይነት ሰው አይደለም። ስልቹና ቶሎ የምቆጣ አይነት ሰው ስለሆንኩኝ አንድን ነገር ለአንዴ ብቻ ነው የምጠቀምበት። ለምሳሌ ብዙ ነገሮች አሉ ምሳሌ ልጥቀስ። ግን እኔ እንደገና ጥቅም ላይ መዋል ማድረግ የምችል ሰው አይደለሁም። እና እንደገና ጥቅም ላይ ማዋል አልችልም

እንደምን አደሩ ይሄ በኢትዮጵያዊ ቋንቋ መሰረት እንደምን አደሩ ማት የሰላምታ ምልክት ነው። ማታ ከእንቅልፋችን ስንነሳ ጠዋት ላይ ሰዎች በሚገናኙበት ሰዓት እንደምን አደሩ። እየተበላ እየተባባሉ ነው የሚሰላም ሰላምታ የሚሰጣጡት

ሌሎችን ማስተማር ትችላለህ? አሪፍ እና ቆንጆ ጥያቄ ነው። እና እኔም ለዚህ ቆንጆ ጥያቄ አሪፍ መልስ እሰጣለሁ ብዬ አስባለሁ። መልሱን እንደሚከተለው አቀርባለሁ። ሌሎችን ማስተማር እችላለሁ ብዬ አስባለሁ። ምክንያቱም እኔ ብዙ እውቀቶች ስላሉኝ ያው ከእኔ እውቀት ያነሱ ሰዎችን የተለያዩ እውቀቶች እንዲይዙ አግዛቸዋለሁ። በትምህርቱም ሆነ በህይወት ተሞክሮ ውስጥ ብዙ አይነት እርዳታን እና ጥሩ ነገር አደርግላቸዋለሁ እና ሌሎችን ማስተማር እችላለሁ።

ስራ ትወዳለህ በጣም ግሩም ጥያቄ ነው። እና ለዚህ ግሩም እና አሪፍ ጥያቄ። አንድ የሚከተለውን መልስ እሰጥሃለሁ ስራ በጣም ነው የምወደው። የሰው ልጅ ሆነህ ካልሰራህ ምንም አትሰራም ሸክም ነው የምትሆነው። ስራ በመስራት የተለያዩ ነገሮችን ልታገኝ ትችላለህ። ለምሳሌ ራስህን ትችላለህ። ቤተሰቦችን ትጦራለህ። የተለያዩ ብዙ ነገሮችን ታደርጋለህ። ስራ ካልሰራ ግን ለቤተሰቦች ሸክም ነው የምትሆነው። ለሀገር ሸክም ነው የምትሆነው። ስራ በምትሰራበት ሰዓት ሀገርህን አንድ አንድ አንድ ስቲፕ ወደ ላይ ከፍ ታረጋታለህ። እና ብዙ ነገሮችን በቃ ትጠቅማለህ ለሀገርህ። ስራ ፈት ከመሆን ስራ ፈት የምትሆንበት ሰዓት የሌቦች ይበዛሉ። ስራ በጣም ጠቃሚ ነገር ነው እና ስራ እወዳለሁ

የሙዚቃ መሳሪያ መጫወት ትችላለህ? እኔ የሙዚቃ መሳሪያ መጫወት አልችልም ከአንድ ሙዚቃ መሳሪያ ብቻ መጫወት የምችለው እሱም ፒያኖ ነው ፒያኖ መጫወት በጣም የምወደው እና የሚፈልገው ጨዋታ ነው። እና በሙዚቃ ሂደት ውስጥ ፒያኖ በጣም ለስላሳውን እና ሃሪፉን ሚና ይጫወታል። ብዙ ጊዜ ፒያኖ ስጫወት ሰዎች ተመስጠው እና ተደምመው ነው የሚመለከቱኝ ይህ ምንን ያመለከታል ፒያኖ በጣም ሀሪፍና ቆንጆ የሙዚቃ መስራት እንደሆነ ነው። እና እኔ ይሄን በመልመድ የተለያዩ ስራዎች ልሰራበት እችላለሁ። ሙዚቀኛ የመሆን አቅሙ አለኝ እና እኔ መጫወት የምችለው የሙዚቃ መስሪያ አይነት ፒያኖ ነው።

በትምህርት ቤት ውስጥ የምትወደው የትምህርት አይነት ምንድነው? እኔ በትምህርት ውስጥ የምወደው የትምህርት አይነት ሂስትሪ ወይም ታሪክ ይባላል። ይሄ በጣም አሪፍና የምወደው ትምህርት ነው። ይሄንን ደሞ እንድወድ ያደረገኝ ምክንያት ታሪኮችን በጣም እወድና አዳምጥ ስለነበር ነው። እና የሂስትሪ ትምህርት ላይ በጣም ብዙ አይነት ታሪኮች አሉ። ለምሳሌ በቀኝ ግዛት ያልተገዛችው ሀገር ኢትዮጵያ ብቻ ናት። ይህ ታሪክ ደግሞ በሀገሬ እንድኮራና እንድመጻደቅ አድርጎኛል። እና የተለያዩ ታሪኮችን ማወቅ ስለምፈልግ ሂስትሪ ትምህትርት በጣም ነው የምወደው።

ምን አይነት ሳሙና ትጠቀማለህ? እኔ ብዙ ጊዜ የምጠቀመው ሳሙና ላክስ ሳሙና ነው የፊት ሳሙና ነው። በዚህ ሳሙና በጣም ብዙ ጊዜ ደስ የሚል ስሜት ተሰምቶኛል። ሳሙናው በጣም አሪፍ እና ለስላሳ ነው። ለፊትና ለቆዳ በጣም ጠቃሚ ነው ተብሏል። የተሰራበትን መንገድ ስመለከት ወተት እንዳለው አይቻለሁ። ወተት ደግሞ በጣም ጥሩና ሀሪፍ የሚባል ለሰውነት ለአጥንትም ሆነ ለጥርስ ለቆዳ በጣም ብዙ ጥቅሞች አሉት። እና እኔ የምጠቀመው የሳሙና አይነት ላክስ ነው። ዋጋው ወደ መቶ አብር ገብቷል። አሁን እኔ ባለውበት አካባቢ እና በጣም የምወደው ሳሙና ነው። እኔ ምጠቀመው የሳሙና አይነት ላክስ ይባላል።

የምትመኘው የእረፍት ጊዜ ምንድነው? እኔ የምመኘው የእረፍት ጊዜ ከስራ ለአንድ ለስድስት ወር እረፍት ወስጂ ወደ ተለያዩ የውጭ አጋራት በመሄድ መዝናናት። ለምሳሌ ስፔን ይሆናል። ዩናይትድ ስቴት ይሆናል። ዱባይ ይሆናል። በእነዚህ ሀገሮች ውስጥ ሄጄ የራሴ የሚለው አንድ ሁለት ወር ድረስ መዝናናት። ይሄ ነው እኔ የምመኘው የእረፍት ጊዜ እና በጣም ነው ደስ የሚለኝ እንደዚህ አይነት የእረፍት ጊዜ ባገኝ።

የምትወደው ቁጥር ስንት ነው? እኔ የምወደው ቁጥር አስራ ሁለት ነው። አስራ ሁለት የወደድኩበትም ምክንያትም። የተወለድኩበትም ቀን ነው እና ሙሉ ቁጥር ለህይወቴ ጥሩና ሀሪፍ እድል ያመጣል ብዬ ስለማስብ ነው። እና የምወደው ቁጥር አስራ ሁለት ነው። የትምህርት ቤት ቁጥሬም አስራ ሁለት ነበር በድሮ ጊዜ። እና እኔ የምወደው ቁጥር አስራ ሁለት ነው

ስሜትህን በፊትህ ላይ ታሳያለህ? እኔ ብዙ ጊዜ ስሜትን በፊቴ ላይ የማሳይ አይነት ሰው አይደለሁም። እኔ የሰው ልጅ ፊት አይቶ ሊረዳኝ አይችልም። ምክንያቱም ፊቴ ላይ ምንም አይነት ስሜት አላሳይም። የደስታ መሆን ያሃዘን የፍርሃት ሆነ የድንጋጤ ምንም አይነት ስሜት ፊቴ ስለማላሳይ ሰዎች የኔ ፊት አይተው ለመርዳት በጣም ይከብዳቸዋል። እናም ፊቴ ፊትህ ላይ ስሜት ታሰያለህ? ብለህ ለጠየከኝ ጥያቄ አላሳይም ነው የኔ መልስ።

የጠዋት እለታዊ ተግባራችሁ ምንድን ነው? የኔ የጠዋት እለታዊ ተግባር ብዙ ጊዜ ከአልጌ ከእንቅልፌ እንደተነሳው አልጌን አነጣጥፋለሁ ሲቀጥል ደግሞ ወደ አምላኬ እጸልያለሁ ለአንዴ ሰላሳ ደቂቃ የሚሆን ከጸለይኩ በኋላ ስጨርስ ቁርሴን ወደ ማብሰር ይሄዳለው ቁርሴን እየበሰለ እያለ በመሃል የተለያዩ ስፖርቶችን እሰራለሁ ለምሳሌ ያለመሳሪያ የሚሰሩ ስፖርቶችን ፑሽ አፕ፣ ፑል አፕ እና ሴት አፕ እንደዚህ አይነት ስፖርቶችን እሰራለሁ ከዛ ቁርጼ ከደረሰ በኋላ ቁርሴን በልቼ ልብሶቼን ለባብሼ ወደ መስራቤት እሄዳለው። የኔ የጧት ተግባሬ ይሄን ይመስላል

መንዳት ትችላለህ? አዎ ብዙ ነገሮችን መንዳት እችላለህ። ለምሳሌ ከምችላቸው ነገሮች ውስጥ ሳይክል ብስክሌት መንዳት እችላለሁ። ሞተር መንዳት እችላለሁ። መኪና እነዚህን ሶስት ነገሮች መንዳት እችላለሁ። ከሁሉም ግን መለማመድ ስትጀምር የከበደኝ ነገር ሳይክል ብስክሌት ነበር። ብስክሌት በጣም ለመልመድ ከባድ እና አስቸጋሪ ነገር። ሞተር እና መኪና እንኳን ያን ያህል ከባድ የሚባል ነገር አይደሉም። እና መንዳት እችላለሁ።

መዘመር ትወዳለህ በጣም ግሩም ጥያቄ ነው? መዘመር እወዳለሁ። የተለያዩ ስራዎችን በምሰራበት ሰዓት እየዘመርኩ ነው። ምክንያቱም በምዝምርበት ሰዓት የተለያየ የድካም ስሜት ከላይቴ ላይ ይለቀኛል። እናም መዘምር እወዳለሁ።

የምትወደው እንሳ ምንድነው? እኔ የምወደው እንስሳ በባህር የዱር አራዊት እና የቤት እንስሳ በሚባል እለያቸዋለሁ ለምሳሌ በቤት እንስሳ የምወደው እንስሳ ቢኖር ውሻ ነው። ውሻ በጣም ደግና በጣም ሀሪፍ የሚባል እንስሳ ነው ምክንያቱም ውሻ ከተለያዩ ነገሮች ሊጠብቅህ ይችላል እሱም ማታ ማታ አይተኛም አንተ ተኝተህ እሱንም ማታ ቁጭ ብሎ የሚጠብቀኝ እና ከተለያዩ ነገሮች ይጠብቀኛል እና መቼም ቢሆን ውሻ አይከዳም እና በጣም ከቤት እንስሳ ውስጥ የምወደው ውሻ ነው። ከዱር ደግሞ አንበሳ አንበሳ የተለያየ ኮንፊውም በራስ መታመን አለው እና የአራዊት ሁሉ ንጉስ ስለሆነ እኔ በዱር እንስሳ አንበሳ ነው በጣም የምወደው።

ሌሎችን መርዳት ትወዳለህ አሪፍና ቆንጆ ጥያቄ ነው? እና ይሄን ጥያቄ እንደሚከተለው አይነት መልስ ሰጥሃለሁ። ሌሎችን መርዳት እወዳለሁ። የምወድበትም ምክንያት ደግሞ። ሰዎችን በምረዳ ሰዓት ለራሴም ሆነ በአምላክም ዘንድ በጣም ሀሪፍና ጥሩ ምስጋና አገኛለሁ። እና የሚረዱትም ሰዎች ሀሪፍ ነገር ያገኛሉ። እና ሰው መርዳት ትሄድ አስተማሪን ከሆነ ለራስ ነው ጥቅሙ። በፈጣሪ ዘንድ ተወዳጅ ያደርጋል። እና ሰው መርዳት እወዳለሁ

ማብሰል ትችላለህ? አዎ እኔ ማብሰል እችላለሁ እና ማብሰልም የለመድኩት ከእናቴ ነው። እናቴ ብዙ ጊዜ ለማብሰል እኔን ማብሰል እንድችል ለማስተማር ሞክራ ከብዙ በጥቂት ትንሽ ተሳክቶላታል። ብዙ ነገሮችን ማብሰል አልችልም የምችለው እንቁላል። ፓስታ ማኮራኒ ከዛ ውጪ ያሉትን ነገሮች ማብሰል አልችልም። ምክንያቱም በጣም ከባድ እና ውስብስብ ናቸው። ስለዚህ እኔ ማብሰል የምችላቸው ምግቦች እንቁላል መኮሪና ፓስታ ናቸው።

ሻማ ማብራት ትወዳለህ? አዎ ብዙ ጊዜ ሻማዎችን ማብራት እወዳለው ሻማዎችን በምናበራበት ሰዓት። የተለያዩ ስሜቶች አሉ። ለምሳሌ ጨለማ ውስጥ ሆነን ከሆነ የብርሃን መፈንደቅ ይታያል ያና ደግሞ ያ የተለየ ስሜት ነው። እና በሃይማኖት ቦታዎች ውስጥ ሆነን ሻሞችን በምናበረበት ሰዓት የተለያየ ውበት እና ቁንጅና አለው። ሲቀጥል ደግሞ አንዳንድ እራቶች ላይ ከኖሮ ከመደበኛ መብራት ይልቅ ሻሞች ይጠቀማሉ። ይሄ ደግሞ ፍቅራቸውን ሮማንቲክ እና ሀሪፍ ቆንጆ የሆነ ፍቅር እንዲኖር ያረጋል። እና ሻማ ማብራት እወዳለው

በቡድን ትወዳለህ? በጣም አሪፍ ና ቆንጆ ጥያቄ ነው። እና መልሱንም እንደሚከተለው አቀርብልሃለሁ። በቡድን መስራት እወዳለሁ። ምክንያቱም በቡድን በምሰራበት ሰዓት ቶሎ እና ጉልበት የማይፈጅና ጊዜ የሚቆጥብ ስራ እንሰራለን። ለምሳሌ አንዱ የከበደውን አንዱ ይሰራል። አንድን እቃ አንድ ሰው ለብቻው ማንሳት የከበደውን ሶስት እና ለአራት ሆኖ በማንሳት በቡድን- ያንን እቃ ወደ አንድ ቦታ መውሰድ ይቻላል። መስራት ይቻላል። እና በቡድን መስራት በጣም ጠቃሚና ሀሪፍ ነገር ነው። እና በቡድን መስራት እኔም እወዳለሁ።

የአካል ብቃት እንቅስቃሴ ታደርጋለህ በጣም አሪፍና ቆንጆ ጥያቄ ነው። እኔ የአካል ብቃት እንቅስቃሴ አደርጋለሁ። የማያደርግበትም ምክንያት ለሰውነቴና ጤናዬ በጣም ሀሪፍ ስለሆነ ነው። የአካል ብቃትን እንቅስቃሴ ማድረግ በጣም ሀሪፍ እንደሆነ ዶክተሮች ደጋግመው ይናገራሉ። እና የተለያዩ በሽታዎችን ይከለከላል እና እኔም የአካል ብቃት እንቅስቃሴን በመስራት ከተለያዩ በሽታዎች ራሴን ተከላክያለሁ። እና የአካል ወቅት ብቃት እንቅስቃሴ ያደርጋሉ። ማድረግም ጠቅሞኛል።

የስራ ቦታህ እንዴት ነው? የስራ ቦታዬ በጣም ሀሪፍና ቆንጆ የሚባል ነው። እና የስራ ቦታዬ ብዙ ጊዜ በታጠቁ ሰዎች ስለሚጠበቅ። ከተለያዩ ዝርፎች እና ከተለያዩ ማጭበርበሮች የራቀና የሸሸ ነው። ማታ ማታም ቀንም ቀንም በታጠቁ ሰዎች ይጠበቃል። እና የሰራ ቦታዬ በጣም አሪፍ እና ደህና ነው።